የአየር ሁኔታው ትንሽ ሞቅ ያለ ነው። ሙቀት ለሚስማማው ሰው በጣም ቆንጆ የሚባል ነው። ትንሽ ሙቀት ለማይስማማው ሰው ግን የአየር ሁኔታ ትንሽ ሞቅ ያለ ነው። ስለዚህ ምናልባት ራስ ምታት ያለበት ሰው። እነ ማይግሬን ምናምን ያለበት ሰው። ከሆነ ትንሽ ከበዴ ይላል ከዛ በተረፈ ግን። መካከለኛ የሆነ ሙቀት መጠኑም ከ ሃያ እስከ ሃያ እስከ ሃያ ሶስት አካባቢ ድግሪ ሴንት ግሬድ የሚሆን። እና እና ካለው ነባራዊ ሁኔታ አንፃር ወቅቱ የበጋ የሚባል ሚቃታማ አየር ሁኔታ የሚመዘግብበት ስለሆነ። መጠነኛ ሙቀት የሚባል ነው ብዙም የሚያስጨንቅ አይነት ሙቀት አይደለም። እና ጥሩ ነው ማለት ይቻላል።

ስራ ቦታዬ ትምህርት ቤት እንደመሆኑ መጠን የተወሰነ እረፍት ሰዓት ላይ እና ምሳ ሰዓት ላይ ግርግር ይኖረዋል። ከዛ ውጪ ጥሩ የሚባል የአየር ሁኔታ ቀዝቃዛ የአየር ሁኔታ ያለበት እርግት ያለ መልካም ሁኔታ የሚፈጠርበት ቦታ ነው። በተለይ ከህፃናት ጋር መዋል የራሱ የሆነ ደስታ ስለሚፈጥር ደስ የሚል ቦታ ነው።

በጣም እንጂ። ሃይማኖታዊ ክብረ በዓላት በጣም ደስ የሚሉ ሁኔታን መንፈስን የሚያድስ፣ ቆንጆ ስሜትን የሚፈጥር፣ ከፈጣሪ ጋር የምንገናኝበት የምንጸልይበት የምናመሰግንበት እ ውስጣዊ የስሜታችንን የምናደምጥበት ቦታ እንደመሆኑ መጠን በጣም ደስ የሚል ስሜት ስለሚሰማኝ። እ ሁሌ የሃይማኖታዊ ክብረ በዓለት በመጣ ሰዓት ላይ በንቁ ተሳታፊ እሆናለሁኝ ደስታን ይፈጥርልኛል።

የሸክላ እቃወችን እጠቀም ነበረ በዚህ አጋጣሚ አሁን ላይ ግን ምርቶቹን እንደልብ ካለማግኘት አንፃር። ከአጠቃከም ቅለትም አንፃር ብዙ እየተጠቀምኩኝ አይደለም። ባገኛቸውና እድሉን ማግኘት ብችል የተሻለ መጠቀም እችላለው ብየ አስባለው

የቤቴ ጣሪያ ከጅብሰም የተሰራ ነው። በቅርቡ እዛ የተሰራ ነው ግን አሁን ላይ እድሳት አያደረኩለት ነው። ምክንያቱም ጣራው በጣም አጨር ከመሆኑ አንፃር የተወሰነ ዝናብ አልፎ አልፎ ስለሚያስገባ የተወሰነ ነገርን እንትን ብሏል። ቆሸሽ ስላለ ቀለም ቀብቼዋለሁ የተሰራበት ማቴሪያል ግን ጂብሰም ነው።

የምጠቀመው ሳሙና ለ ገላዬ ዱሩ ለብስ ሳሙና ግን ፈሳሽ ሳሙና እጠቀማለሁኝ አንዳንዴ ደረቅ ሳሙና እጠቀማለሁ። ስለዚህ እንደየሁኔታው ሊለያይ ይችላል። በ ዋናነት ግን ላርጎ ለልብስ ሳሙና። ከዛ ውጪ ግን ዱሩን በስፋት እጠቀማለሁ

አዘውትሬ የምለብሰው እና የምወደው ልብስ የስፖርት ትጥቆችን ነው። ቱታ በጣም እወዳለሁ ቲሸርት እንደዚሁ በጣም ይመቸኛል። ከዛ ውጪ የስፖርት አልባሳት በአጠቃላይ ዘና ያሉ ውስጡ የማያወጠሩ የማያጨናነቁ አልበሳትን ማዘውተር እወዳለሁኝ።

በኋላ ልብስ በፊት በፊት ብዙ አልጠቀም ነበረ አሁን ላይ ግን ጥሩ ነኝ በተለይ ሃይማኖታዊ እና ሃገራዊ በዓላት ላይ አዘውትሬ መልበስ ጀምሬያለሁ ከአንድ፣ ከሁለት ከሶስት አመት በፊት ጀምሬያለሁ መልበስ።

ምንም አልልም በጣም የ ተለያዩ ዝግጅቶች አድናቂ ባልሆኑም አልፎ አልፎ እነዚህ ጌት ቱጌዘር ላይ እና አልፎ አልፎ እነዚህ ጌት ቱጌዘር ላይ እና ፕሮግራሞች በሚዘጋጁበት ሰዓት ላይ አልፎ አልፎ ተሳታፊ እሆናለሁ። ምንም አልልም።

ቤቴን በየጊዜው በሚባል ደረጃ እጸዳለሁ። ጠዋትና ማታ ቢያንስ በቀን ሁለት ጊዜ። ከስራ ስመለስና ወደ ስራ ልወጣ አካባቢ አጸዳድቼ አዘጋጅቼ አወጣለሁኝ። ጎበዝ ነኝ። ምንአልባት አሁን ከደረስኩ በኋላ የተወሰነ ቀንሻለሁ እንጂ ጥሩ ነኝ።

አዎ የእለት ተእለት እንቅስቃሴዎችን በ እለታዊ እቅዶችን መሰረት ስለሆነ የምጠቀመው። ገብቼ ምን መስራት እንዳለብኝ የትኛውን ማስቀደም እንዳለብኝ ቀጣይ ምን አይነት ስራዎችን መስራት እንዳለብኝ በቅደም ተከተላቸው መሰረት አዘጋጃለሁ።

እውነት ለመናገር። የምቆጥረው ነው ግብ ወይንም ግብ መብላት የምፈልገው ከሆነ። ከጓደኞቼ ጋር ብንበላ እመርጣለሁ ብቻዬን መመገብ አልወድም። አባቴ ምግብን ከሌሎች ጋር ተካፍሎ መብላት የሚል ነው የሚወሰድ ከሆነ። አዎ በሚገባ ከሌሎች ሰዎች ጋር መጋራት እወዳለሁ።

ከቅርብ ጊዜ ወዲህ ሽቶ እጠቀማለሁ። በተለይ ጧት ጧት። ፀጉሬን ከታጠብኩኝና የተወሰነ ግማሽ ሻወር ከወሰድኩ በኋላ። የተወሰነ እጠቀማለሁ ሳልቀባ አልወጣም። ቆንጆ ስሜትን ይፈጥርልኛል። በዙሪያዬ አብሮኝ እንደሚቀመጡ ሰዎችም ማሰብ ስላለብኝ ጥሩ ሽቶ እየሸተትኩ መሄድ እመርጣለሁ

ከቀናቶች ከሆነ ማረፍ የምፈልገው እሁድን ነው። ሰንበት ቀን ምክንያቱም ቤተክርስቲያን መሄድ እፈልጋለሁ። ከዛ ስመለስ። ቁርስ ማዘጋጀት ከቤተሰቦቼ ጋር ጥሩ ጊዜ ማሳለፍን እመርጣለሁኝ። ይሄ ለኔ በጣም ልዩ ስሜት ይፈጥርልኛል እና እሁድን አርፋለሁ።

ወደ ስራ በሚሄድበት ሰዓት ላይ እንደማንኛውም ሰው ኖርማል አልባሳትን መደበኛ የሆነ አለባሳትን እመርጣለሁኝ። በሱፍ ተወጥሬ መሄድ አልፈልግም። ምቾት ይነሳኛል ያጨናንቀኛል። ቀለል ያሉ ልብሶችን ቲሸርት እና ጅንስ ሱሪ መልበስ አዘወትራለሁ እወዳለሁ። ስለዚህ በብዛት የምንጠቀመው ለማንኛውም ሰው መደበኛ አልባሳት የሚባሉ ልብሶችን ነው የምለብሰው።

ብስክሌት እንኳን አልጋልብም። የሆነ ከዛሬ አስራ አምስት አስራ ስድስት አመት በፊት ለመጋለብ ሞክሬ ነበረ። ግን ብዙ ጊዜ ሰጥቼ ስላልተለማመድኩት አንዴ በአጋጣሚ ስለወደኩኝ። ከዛ በኋላ ብስክሌት መንዳትን መጋለብን እፈራለሁኝ። ስለዚህ አልጋልብም ሞተር ላይ ግን ያዝናናኛል። ሞተር ላይ መሄድ

አወ እጅግ በጣም ብዙ ማስታውሳቸው አስተማሪዎች አሉኝ። አንደኛ ክፍል ደረጃ ላይ እያለሁኝ። የእንግሊዘኛ መምህራችንን መምህር ቲቸር ተክሉ ሚባሉትን ሰው አስታውሳለሁ። ሃይስኩል ላይ እያለሁኝ ባዮሎጂ መምህራችንን መምህር ቶማስን አስታውሳለሁ። የኮሌጅ መምህራችንን መምህር ዳዊትን አስታውሳለሁኝ። ስለዚህ በጣም ብዙ ማስታውሳቸው ጥሩ ጥሩ መምህራኖች አሉ።

በሚገባ እንጂ። በጣም እመለከታለሁኝ በተለይ ትኩረት ማድረግ የምፈልገው። ትኩረትን የምስብ አልባሳትን የሚለብስ ካለ። ቆንጆ ውበት ያለው ሰው ካለ አለ የት ያለ እንቅስቃሴዎችን የሚያደርግ ሰው ካለ። በትኩረት ሰዎችን እመለከታለሁ ስለዚህ በሚገባው ማየት እችላለሁ እመለከታለሁ።

አሁን አሁን ነው ኢሜል መጠቀም የጀመርኩት በተለይ እነዚህ ኦንላይን ስራዎችን መስራት ከጀመርኩ ጀምሮ እና ዩኒቨርሲቲ ላይ የማስተርስ ዲግሪዬን በምሰራበት ሰዓት ላይ ኦንላይን ዙም ሚቲንግ እናከናውን ስለነበረ ከዛ ከዛ አንፃር ኦንላይን ነገሮችን ለመከታተል ኢሜል መጠቀም የጀመርኩት ከቅርብ ጊዜ ወዲህ ነው። ስለዚህ ከመልክልክ ብዙ ነገሮችን እመለከትበታለሁኝ የተላኩም ሚሴጆች ካሉ እነሱን አያለሁኝ። ምላሽ የሚያስፈልጋቸው ከሆነ እመልሳለሁኝ።

በልጅነቴ እጅግ በጣም ደስ የሚል ጊዜን አሳልፌያለሁ። መልካም ቤተሰቦች ናቸው ያሳደጉኝ ልጅነቴን የኖርኩባቸው ቤቶች የሳር ጎጆ ቤቶች ናቸው። ትልቅ መኖሪያ ጎጆ ቤት እና የምግብ ማብሰያ ማዐድቤት እና የከብቶች ቤት ነበረን። በልጅነታችን እና የቤተሰቦቼ እጅግ በጣም ጥሩ ባው በሚባል ሁኔታ አሳድገውኛል።

አሁን አሁን በተለይ መስሪያ ቤት አካባቢ ላይ ሰብሰባ ከምናደርግ ይልቅ የማናደርግበት ጊዜያት ይበልጣል። ምናልባት ስብሰባ ከተደረገ ከተባለ። በወር አንድ ጊዜ ስብሰባ እንሰበሰባለን ያውም የፈተና አፈታተን ሂደቶችን ለማሳወቅ ያክል። ለትምህርት ቤቱ ስብሰባ የማደረግ ባህሉ ደካማ ነው። መመሪያዎችን ብቻ የሚሰጥባቸው አጋጣሚዎች ናቸው ያሉት

እንደዛ አይነት ነገር እንኳን ብዙ አይደለሁም። ምናልባት አንድ ጊዜ ሁለት ተግባራትን ልከወን እችላለሁኝ ምግብ ማበሰል ከሆነ እቃ ላጥብ እችላለሁ። ከዛ ውጪ ግን እንደዚህ አይነት ልምዱ የለኝም። ከዛ በፊት ብዙ ሰላማው ብቼበት አላውቅም ምናልባት ወደፊት ስፐላደረገው እችላለሁ

ገበያ በብዛት ባለቤቴ የእረፍት ቀኗን ጠብቃ ነው የምትሄደው እና ከእሷ ጋር ነው ዘውትር የሚሄደው። እንዳስፈላጊነቱ በብዛት በብዛት ግን ቅዳሜ ቀን ወደ ገበያ እንወጣለን። እ የወር አስቤዛዎችን ለመሽመት እንጂ እኔ ብዙ ገበያ አዘውትሬ የምወጣ አይነት ሰው አይደለሁም። አልባሳት ሲያስፈልግ አስቤዛዎችም ሲያስፈልጉ ቅዳሜ ከሰአት እንወጣለን።

የቪዲዮ ጥሪ እንደ ሁኔታው ምናልባት ቪዲዮ ማየት የሚያስችል አይነት ነገር ከሆነ ኔትወርካቸው የተረጋጋ ከሆነ እና ዋትሳፕ ላይ ቴሌግራም ላይ ካደረኩኝም እነዚህ አፕሊኬሽኖች ለማድረግ የምችለው። እንጂ መደበኛ ጥሪ ላይ ቪዲዮ ኮል አላደርግም።

ቅጽል ስም የለኝም ምናልባት ቅጽል ስም ከተባለ እኔ እራሰን አቆላምጨ ምጠራው ስም ነው። እንጂ ብዙ ሰዎች እራሴ በራሴ ኳስ ሜዳ ላይ በምሆንበት ሰዓት ላይ። ራሴን ለማበረታታት መጠቀመው ቅጽል ስም አለ። አሁን አሁን እሱ እየተለመደ መጥቷል እንጂ። ቅጽል ስም እንኳን የለኝም።

ለምሳሌአዊ የንግግር አማረኛ መምህር ባልሆነም ከአካባቢያችን ላይ ትልልቅ ሰዎች ሲናገሩ አንዳንድ ንግግሮችን ለመረዳት ሲፈልጉ በምሳሌአዊ አነጋገር ይናገራሉ። እና ውሃን ከጥሩ ነገርን ከስሩ ይላሉ። አበው ሲተርቱ ለብዙም ምሳሌዎች መናገር እንችላለን። የቆጡን አወርድ ብላ የብብቷን ጣለች የመሳሰሉትን

በጣም የምወደው ከተማ የተረጋጋ ሰለማዊ እንቅስቃሴ ያለበት ጥሩ አየር ያለበት ንጽህናዋን የጠበቀች ከተማ ቢሆን እመርጣለሁኝ። ምናልባት ለመጥቀስ ያክል ባህር ዳር ከተማን እና አዋሳ ከተማን በጣም አብዝቼ እወዳለሁ። አሁን ደግሞ አዲስ አበባችን በጣም ልጽሁና ምቹ ነገሮች የተፈጠሩባት ስለሆነ የምኖሩባትን ከተማ አዲስ አበባን አብዝቼ እወዳለሁ።

በዚህ ሙያ እንኳን ብዙ ፈጣን የሚባል አይነት አይደለሁም የሆነ ሰዓት ላይ ኮምፒውተር በስፋት መጠቀም በአጋጣሚ ስለነበረ ጥሩ ተለማምጄ ነበረ። አሁን ግን ያው እንደ አልኩክ ላፕቶፔም ስለተበላሸች ብዙ ለመጠቀም እድሉን ስላልፈጠረልኝ ብዙ በፍጥነት ነገሮቼን አተይባለሁ ብዬ ለመናገር አልደፍርም። ግን እሞክራለሁኝ ለራሴ የሚሆን የትየባ እንትን አለኝ።

የመጠጥ ውሃዬን ከቧንቧ ነው በብዛት የምጠቀመው አሁን ላይ ግን ህፃናት ስላሉ የታሸገ ውሃን የጃር ውሃን መጠቀም ጀምሬያለሁኝ ለኔ ግን ግድ የለኝም ንጹህ ይሁን እንጂ የቧንቧ ውሃ አዘውትረ መጠቀም እመርጣለሁኝ። ምክንያቱም ጥሩ ሁኔታ ላይ ስላለሁኝ ስጠቀመው የነበረው ግን ያደግኩትም የቧንቧ ውሃ እንደሆነ መጠን እስካሁን በውሃ ምክንያት የደረሰብኝ ጤና እክል ስለሌለ። የቧንቧ ውሃን እመርጣለሁ

አዎ እንደ ሁኔታው አስተካክላለሁ ጥፍሬን እፍርትም ከተማሪዎች ፊት እንደመቆሙ መጠን የእጆቼ ጥፍሮች በመጠነኛ የሆነ እድገት ካሳዩ ጥፍሮችን አስተካክላለሁ እቆርጣለሁ። ጥሩ ስሜትን ስለማይፈጥርልኝ ማለት ነው። መቁርጫ ባጣ ቢያንስ በጥፍሬ እንኳን እቆርጣለሁ። ስለዚህ ጥፍር ማሳደግ አልወድም። አስተካክላለሁ እቆርጣለሁ።

ጨው በጸጥ ተመጋቢ አይደለሁም ለምግብ ጣዕም ካልሆነ ከዛ ውጪ ጨው አብዝቶ የሚመገብ አይነት ሰው አይደለሁም። ከልጅነቴ ጀምሮ ጨው አብዝቶ የሚጠቀም ሰው አይደለሁምና። ለምግብ ጣዕም ጣዕም እንድኖረው ብቻ እና ለጤናማ አስፈላጊ ስለሆነ ለሱ ስል እጠቀማለሁ

ሽማግሌ ማክበር ባህላችን ነው። ሃይማኖታዊ ትዕዛዛችን ነው። ትውፊታችን ነው። ያደግንበትም ማህበረሰብ እንደዚሁ ታላላቆችን ሽማግሌዎችን እናከብር ያስተምረናል ስለነበረ። አካባቢውን በል ወግ ባህል እምነት በጠበቀ ሁኔታ ሽማግሌዎችን አከብራለሁ።

ሙዚየም ትሄዳለህ ወይ ለሚለው ጥያቄ? እውነት ለመናገር የእዚህ ሰው አይደለሁም። አልፎ አልፎ በጣም ለየት ያሉ ክስተቶች ሲያጋጥሙኝ። ማየት የምፈልጋቸው ነገሮች ካሉ። ሰው መጋበዝ ካለብኝ። የሚወድ ሰው ካለ። ከእሱ ጋር አብሮ ተያይዞ የተለያዩ እንደዚህ ሃይማኖታዊ ሙዚየሞችን ለማየት እሞክራለሁ

ሰንደል ትለብሳለህ አዘውታሪ አይደለሁም አለብስም ማለት እችላለሁ። በህይወት ታሪኬ አንድ ጊዜ ብቻ ሰንደል ለብሻለሁ ከዛ ውጪ ማስታውሰው አለባበስ የለም። እውነት ለመናገር እንደውም ሙሉ ልብስ የሚባለውን አልባሳት ብዙ አለብሰውም። ምናልባት ሰርግ ስነስርዓትቶች ላይ ካለ እሱን ለመጠበቅ ብቻ ካልሆነ በቀር ለባሽ አይደለም

የስልክ ባትሪዬ ደበኛ ነው ልክ እንደማንኛውም ስልክ በአግባቡ ምጠቀመው ከሆነ ቪዲዮ መጠነኛ የሆኑ ቪዲዮዎችን እማይ ከሆነ ዋይፋይ እና የተለያዩ ሀይል የሚጨርሱ ነገሮችን ምቆጥብ ከሆነ እስከ ሶስት ቀን ድረስ ያስቆየኛል። በብዛት ማለት ነው። ነገሮችን በፍጥነት የምመለከትባቸው አይነት ነገር ከሆነ ግን በአንድ ቀን ጊዜ ውስጥ ያልቃል ማለት ነው

በበአላችን መሰረት ሰርግ እጅግ በጣም ደስ የሚል አካባበር ነው ያለው። መጀመሪያ ሽንግልና ይላካል። ቤተሰቦች የሁለቱም ቤተሰቦች ከተስማሙ በኋላ። የሰርጉን ቀን ገደብ ይያዛል። በሁለቱም ቀን ዘገመዘገጅ ይዘጋጃል የሰርጉ ለት ዘመዳአዝማዱ በአንድ ተሰብስበው ሙሽሮች አንድ ላይ ሆነው። የወንድ ሙሽራ ከእነ ሚዜዎቹ ከና አጃቢዎቹ ወደ ሴቷ ሙሽሪት ቤት በመሄድ። የተደገሰውን ድግስ ከተመገቡ ከጠጡ ከበሉ በኋላ የሚታዩ ጉዳዮች አሉ። እነሱን ዝርዝር ነገሮች ካዩ ከዛ በኋላ ሌሎቻቸውን ተረከበው ወደ ወንድ ቤት ይሄዳሉ ማለት ነው። በጣም ደስ የሚል ሁኔታዎችን ይፈጠራል እውነት ስለመናገር ልዩ ትዝታ አለኝ። ከዚህ ጋር ተያይዞ

ምንጣፍ ላይ አዎ አንዳንዴ ሶፋ ላይ ምቾት ሲነሳኝ ምንጤፍ ላይ ትራስ አድርጎ መቀመጥ በጣም ደስ ይለኛል ወገቤን ኮምፈርት ይሰጠኛል። እና አዘውታሪ ባልሆንም አልፏ አልፏ እጠቀማለሁ። ምግብ ስንመገብ ከወንበር ከሶፋ ይልቅ ምንጣፍ ላይ ብቀመጥ እመርጣለሁ

በዚህ መካከል ምቾት አይሰጠኝም። ምክንያቱም ብዙ ጩኸት አለ። ብዙ ግርግሮች አሉ። ነጻነት አይሰማኝም ምቾ ይነሳኛል። ከዛ ይልቅ ጸጥ ያለ ቦታ ላይ እመርጣለሁ። ምናልባት ሃይማኖታዊ በዓላቶች ካልሆኑ በቀር ብዙ ህዝብ መካከል ባለበት መሆኑን አልመቸውም።

አዎ መብረቅ የማይፈራ አለ እንዴ በጣም አስፈሪ ከሚባለው ተፈጥሮአዊ ክስቶች ውስጥ አንዱ መብረቅ ነው። በተለይ ነጎርጓዳ ማዝናብ ዝናብ በጣም ንፋስ የተቀለቀለበት ሀይል ያለው ዝናብ በሚዘን በሰአት ላይ መብረቅ በጣም ያስደነግጣል ያስፈራል። ድምፁ ግርማሞገሱ በጣም አስፈሪ የሚባል እና ተፈጥሮአዊ ክስተት ነው።

አዎ አንዳንድ ስልጠናዎችን እወስዳለሁኝ። በተለይ ለኔ የግል እድገት አስፈላጊ ናቸው ብዬ የማስባቸውን ለምንድነው መውሰድ አለብኝ የማላውቃቸው ሀሳቦች ካሉ ስልጠና በተለይ ደግሞ ኦንላይን ላይ አንዳንድ ስልጠናችን ስልጠናዎችን እወስዳለሁኝ። ሙያዬን ለማዳበር ይረዳኝ ዘንድ ማለት ነው።

አልፎ አልፎ የአትክልት ቦታዎችን መንከባከብ እወዳለሁ። እና በዚህ አዲስ አበባ ከመጣሁ በኋላ ወይ ደግሞ ከተማ ከገባሁ በኋላ። ብዙ ቦታዎችን ካለ ማግኘት አንፃር ካልሆነ ቦታዎችን የማገኝበት አይነት አጋጣሚ ካለ አትክልቶችን እንከባከባለሁ። እጠቀማለሁ። እንደዚህ እጽዋቶች ህይወትን አዳሽ ናቸው። እና ከዛም አስፈላጊነታችንን በሚገባ ስለመረዳት አትክልቶችን እንከባከባለሁ

መስኮት ክፍት ትተዋለህ ወይ? ረስቼ ካልሆነ በቀር በተአምር መስኮት ክፍት ትቼ አልሄድም። አንደኛ ቤታችንም እንደዚሁ መንገድ ዳር ከመሆኑ አንፃር ሁለተኛ ክፍት መተው ብዙ አስፈላጊ ነው ብዬም ስለማላምን። ከዛ ውጪ ግን እቤት ውስጥ በምሆንበት ሰዓት ላይ መስኮት ክፍት ክፍት ተዋለሁኝ አየር በቂ አየር መግባት አለበት ብዬ ስለማምን። ወደ ውጪ ሰውጣ ግን እዘጋለሁ

በመንገድ ላይ ምግብ ትገዛለህ? እንደዚህ ፋስት ፉድ የሚባሉ ምግቦችን እንደዚህ ፓስቲኒ ምንድነው? ሳምፑሳ የመሳሰሉትን አልፎ አልፎ አዛውታሪ ባልሆንም አልፎ አልፎ እንደ አስናክ ነገር ልጠቀማቸው እችላለሁ። በተለይ ፓስቲኒ ድሮ ተማሪ እያለሁ ሃይስኩል ላይ እያለሁኝ ስጠቀም ስለነበረ እሱም ስለምናፍቅ አልፎ አልፎ እጠቀማለሁ። ከመንገድ ላይ

ለሌሎች ማስተማር ትችላለህ? አዎ ሙያዬ መምህርም እንደመሆኔ መጠን የእለት ተለት ስራዬም ስለሆነ ተዘጋጅቼ የእለት እቅድ አውጥቼ ነገሮችን ለተማሪዎቼ በሚገባው ማስተማር እችላለሁ። እና ስራዬም ስለሆነ ለሌሎች ማስተማር እችላለሁ።

ማታ ከስራ በኋላ ምን ትሰራለህ? ከስራ መልስ አሁን አንድ ልጅ አለችኝ እሷን እንከባከባለሁ። እሷን ካስተኛሁ በኋላ ኦንላይን ላይ የሚሰሩ ስራዎች ካሉ ምንም እንኳን ኦንላይን ላይ። በቂ የሚባል ስራ እድል ባላገኝም። ከስራ ጋር ከኦንላይን ስራ ጋር ተያያዥ የሆኑ ቪዲዮዎችን አያለሁኝ። እመለከታለሁ

ገበር ተጠቅመህ ታውቃለህ ወይ? በተለይ ልጅ እያለሁኝ ብዙ ጊዜ ይጠቀማለሁ ለከብቶች ማሰሪያነት እንጨት በምንሰበስብበት ጊዜ ለእንጨት ማሰሪያነት በብዛት እንጠቀምበታለን። እንደዚሁም ደግሞ የግብርና ስራዎችን በምንሰራበት ጊዜ ለሞፈርም ማሰሪያነት ምናምን እንጠቀምበታለን። አሁን ደግሞ ኤሌክትሪክ ገመድ ነው በብዛት የምንጠቀመው ለልብስ መዘርጊያነት እንጠቀምበታለን። ገመድ የሲባጎ ገመድን ኤሌክትሪክ ደግሞ ለተለያዩ ኤሌክትሪክ ዘርጋታዎች እንጠቀምበታለን።

በእጅ መሸመን ሙያ በእጅ መሸመን እንኳን አላውቅም እውነት ለመናገር ምንም ምክንያቱም ከዚህ ጋር ተያያዥ የሆኑ ሙያዎችን ሰርቼ ስለማላውቅ። ሸማኔዎችን እወዳለሁ የእጅ ጥበበኞችን እወዳለሁ። ግን በግሌ ሰርቼ አላቅም ሰለዚህ አላቅም ብል ይሻላል።

ከአዲስ አመት እንዴት ታከብራለህ? መንፈሳዊ ዝግጅቶች ካሉ መንፈሳዊ ዝግጅቶችን። መታደምና ከዛ መልስ። ከቤተሰብ ጋር ደመቅ ያለ የባህር ነገሮችን የባህል አልባሳትን እንለብሳለን። የባህል ምግቦችን እያዘጋጀን እየተመገብን ከቤተሰብ ጋር በደስታ እናሳልፋለን።

በስራ ቦታ ጎደኛለ አለህ ወይ? አዎ ብዙ ጓደኞቼን አፍርቻለሁ። የልብ ወዳጅ ምላቸው ጓደኞቼን አፍርቻለሁ። እንደዚህ ከስራ ጋር ተያያዥ ሲሆኑ። በስራ አጋጣሚም ምግባባቸው ጓደኞቼም አሉኝ። ስለዚህ በጣም ብዙ ጓደኞችን አፍርቻለሁ።

ኮምፒውተር መጠቀም ትችላለህ? ወይ አዎ መጠቀም እችላለሁ። በጣም ልምድ ያለው ተጠቃሚም ባልሆንም ለራሴ ችሎታ ያክል አንዳንድ ነገሮችን መመዝገብ አንዳንድ ነገሮችን ለመጻፍ አንዳንድ ነገሮችን ኢንተርኔት ላይ ሰርች ለማድረግ የሚያስጠቅም እውቀት አለኝ። ስለዚህ በሚገባ መጠቀም እችላለሁ ብዬ መናገር እችላለሁ። ከስራ ጋር ተያይዞ ኮምፒውተርን በጣም ሰፊ ስራ ካልሆነ ትንንሽ ስራዎችን በራሴ ናቸው የምሰራቸው ኮምፒውተር ላይ።